በልጅነቴ ብዙ ጨዋታዎችን እወዳለሁ ብዙም ማሚ አትፈቅድልኝምና ከቤት ውጭ አልወጣም ያንክል ግን ቤት ውስጥ ሆኜ ከታላቆቼ ጋር እጫወት የነበረው ብዙ ጊዜ ዥዋዥዌ ነው። እና ሸርተቴ ይኸው በዚህ በአማርኛው ሸርተቴ እና ዥዋዥዌ በጣም ነበረ እምወደው ቤት ውስጥ። ዳድ ሰርቶልኝ ከዛ በእሱ እንጫወት ነበረ። እና ዥዋዥዌ ሁሌም እምወደው ነው እንደገና ደግሞ ከቤት ውጪ መውጣት ስለማንችል ብዙ ጊዜ። በተፈቀደልን ሰዓት በቃ ለመጫወት እምጓጓ የነበረው ውጭ ኳስ ነበረ። ምክንያቱም ጓደኞቼ ጓደኞቼ እኔ አቻ ስለማገኝ እነሱ ጋር መጫወት በጣም ነበር ደስ እሚለኝ ኳስ። እና ደግሞ ሰኞ ማክሰኞ እንጫወት ነበረ ከ ውጭ ካሉት ማለት ነው። ውስጥ ግን ወንድሞች እቃ ስለሆነ ሰኞ ማክሰኞ መጫወት ስለማልችል እና በጣም ጓጉች እምጫወተው ጨዋታ በልጅነቴ። ሰኞ ማክሰኞ ነው ምክንያቱም ከቤት ስለምንወጣ ስለሚፈቀድልን ማለት ነው። እና ጓደኞቼን ስለማገኛቸው በጣም እንደወደው ጨዋታ ሰኞ ማክሰኞ ነበር። ቤት ውስጥ ደግሞ ዥዋዥዌ እና ሸርተቴ። ተሰርቶልን እዛ እንጫወታለን እና እሱንም በጣም ነው እምወደው ሁሌ ስለምንጫወት እንደዚህ አይነት ከትምህርት ቤት መልስ እና ኳስ ዥዋዥዌ በጣም ነው እምወደው

የትንኝ መረብ የለም የለኝም ምክንያቱም እኛ አካባቢ ትንኝ ራሱ የለም። ያው ሌላ ሀገር ስሄድ ካልሆነ ይዤ የምሄደው ለስራ ስወጣ እዚህ እኔ ቤት አልጠቀምም። ምክንያቱም ትንኝ ራሱ የለም። እና መረቡ የለኝም። ሌላ ቦታ ግን ስሄድ ይዤ ነው የምንቀሳቀሰው። ኬሚካል የተቀባ መረብ ይዤ ነው የምንቀሳቀሰው በተለይ ሞቃታማ አካባቢዎች ውሃ ያለባቸው አካባቢዎች በስራ አጋጣሚ ከወጣሁ ይዤ ከምንቀሳቀስባቸው እቃዎች አንዱ የትንኝ መረብ ነው። ምክንያቱም በሽታ ተጠቂ ላለመሆን ማለት ነው። ቤት ውስጥ ግን የትንኝ ይመረብ የለንም። አንደኛ ቤታችን በጣም ንጹህ ስለሆነ ዝምብና የመሳሰሉት የለም። ሁለተኛ ደግሞ ትንኝ ራሱ የለም። አካባቢ መካከለኛ ማለት ቀዝቀዝ ያለ ነገር ስለሆነ። ብዙ የተንኝ መረብ አንጠቀ አንጠቀምም ጭራሽ እኛ ቤት ማለት ነው። ትነኙም ምኑም የለም። እና ከዛ ይልቅ እነዚህ ሽታ ምንድነው? በውሃም እንትን የሚፈለው በአይነት አንዳንድ ጊዜ። ክረምት አካባቢ በእሱ ዝም ብሎ አንዳንድ በራሪ እነዛ ነፍሳት እንጠቀማለን እንጂ የትንኝ መረብ አንጠቀም። አልጠቀምም

የቅርብ ጓደኛ ብዙ የቅርብ ጓደኞች አሉኝ። የአንድ ብቻ አይደለም። ሴቶችም ወንዶችም አሉኝ። በስራ አጋጣሚ ተገናኘንና ስለ የትኛው ስለ ሁሉም ልንገርህ። አብዛኞቹ ቢዝነስ ማኖች ናቸው። ውጭ ነው ያሉት ከሀገር ውጪ አብዛኞቹ እና እኔ እኔ ብቻ ነኝ እንደውም ሀገር ውስጥ ያለሁት። ምክንያቱም የነማሚን እንትን ለመቀጠል ነው እንጂ ጓደኞቼ በሙሉ የኔ ቅርብ ጓደኞች ውጭ ናቸው ሙሉ እና ያው እንደውም ነይ ይሉኛል እዛ አንቺ የሚሆን እዚህ ነው ያለው ይሉኛልና የቅርብ ጓደኞቼ ለጊዜው አጠገቤ አይደሉም። ያው እኔ ቫኬሽን ስወጣ ሄጄ እጠይቃቸዋለሁ። እነሱም የበአል ይመጣሉ በዛ ነው የምንገናኘው እንጂ ቅርብ ጓደኞቼ ጋር ሁሌ አንገናኝም። ያው ከወር አንዴ እኔ ለስራ ከሀገር ስወጣ በዛው እነሱ ጋር እቆያለሁ አገኛቸዋለሁ። ምክንያቱም የተለያየ ቦታ ነው ያሉት እነሱ። አንድ ላይ አይደሉም እና የቅርብ ጓደኞቼ ለጊዜው ከቅርቤ ስለሌሉ ትንሽ ደብሮኛል ግን እንግዲህ ወይ እኔ እሄዳለሁ ወይ እነሱ ይመጣሉ። እሱን የሚያውቀው እግዚአብሔር ነው። ይሄ ነው ስለ ቅርብ ጓደኛዬ ያለኝ ነገር።

አ በጣም ብዙ ቦታ እሄዳለሁ በጣም ብዙ ከ የአብዛኞቹ ቦታ ውጭም ይሁን አገር ውስጥ እንቀሳቀሳለሁ። አንደኛ በስራ ምክንያት ነው ሁለተኛ ደግሞ ለቫኬሽን ሁሌ ከነ ፋሚሊ ጋ እወጣለሁ። እና ያው ቀለል ቀለል አርጌ ማስታውሰውን ንገረህ። ለንደን ሄጃለሁ። ጀርመን ሄጃለሁ ስዊዘርላንድ በጣም ምወደው ሁሌ ነው ምሄደው እሱ በቫኬሽን በተለይ ሁሌ ነው ምሄደው ወደዛ። ከ እና ደግሞ አሜሪካ እሄዳለሁ ብዙ ጊዜ ነው ሚሄደው እዛ አሜሪካ አብዛኛውን ስቴት እሄዳለሁ። ትንሽ ስቴቶች ብቻ ማልሄደው ማይመቹኝ ቦታዎች አሉ። እ እንደገና ደግሞ ሮም ግሪክ ምናምን በጣም ደስ ይሉኛል እና ለቫኬሽን በተለይ ወደዛ እሄዳለሁ። ቱርክ በቃ ሁሌ ማለት ይቻላል ምሄደው። እና ዱባይ ያው ለስራ ቶሎ ቶሎ ነው ምሄደው በሳምንት አንዴም ልሄድ እችላለሁ እና ዱባይ ቶሎ ቶሎ እሄዳለሁ ማለት ነው። ከሀገር ውስጥ ሀገር ውስጥ የትኛውም ክልል የትኛውም ከተማ በየጊዜው የመሄድ እንትን አለኝ እና። ስራ እስከሆነ ድረስ ቶሎ ቶሎ እንቀሳ ወደዛ እሄዳለሁ እና ኢትዮጵያ ውስጥ የትኛውም ያልሄድኩበት ከተማ የለም። ከሙቀታማ እስከ ቀዝቃዛማ ቦታዎች ሂጃለው እና ኢትዮጵያ ሙሉን ሂጃለው ሙሉ ሙሉ ክልሏን ሙሉ ከተማዎቿን ማለት ነው። የውጪዎች ያልጠቀስኩ አሉኝ ምክንያቱም በየጊዜው ነው ሚሄደው እና ሜክሲኮ በጣም ብዙ ጊዜ እመላለሳለሁ በስራ የተነሳ። እንደገና ብራዚል በጣም በጣም ደስ ሚለኝ ለመዝናናት ወደዛ። እምሄደውና ብዙ ጊዜ እነዚህ እነዚህ ቦታዎች ሄደ

አዎ መዋቢያ እጠቀማለሁ ብዙ ጊዜ ነው የምጠቀመው ከስራ ጋር የሚሄደው ማለት ነው። መዋቢያ በደንብ እጠቀማለሁ መኳኳሎችን እና ተጠቃሚ ነኝ በደንብ ተጠቃሚ ነኝ። እንደውም የመዋቢያ እቃ እንደመግዛት አሁን ላይ እንትን ያህል ትልቁ ወጪ የለኝም። እና የመዋቢያ እቃ ነው ትልቅ ወጪ የማወጣው ብዙ ጊዜ እና እጠቀማለሁ በደንብ እጠቀማለሁ። ፊቴም ከለሬም ከመዋቢያ እቃዎች ጋር በደንብ ነው እንትን ማች የሚያደርገውና። እጠቀማለሁ ሁሌ ነው የምጠቀመው። ከሁማን ሄር ጀምሮ ማንኛዎቹም ጥፍርም ሆነ ሌሎችም የመዋቢያ እቃዎችን እጠቀማለሁ። መዋቢያዎችን እጠቀማለሁ። የማልጠቀመው አይነት የመዋቢያ የለኝም። ሁሉም ዘመን ያመጣቸውን ጤናማ የሆኑ መዋቢያ ነገሮችን እጠቀማለሁ አብዛኛውን ማለት ነው። ጉዳት የሌለው እንደ ሰ ለፊቴ ወይ ደግሞ ለቆዳዬ ጉዳት የሌለባቸውን ቸክ በማድረግ ይጠቀማለው መዋቢያ እቃዎች

ብዙ አይነት እችላለሁ። በስራ አጋጣሚ የተለያዩ ሀገሮች ስለምሄድ አብዛኞቹን የመስማት እንትን አለኝ ይሄ መናገር ባልችልም የምሰማቸው ቋንቋዎች አሉ። ሰዎች ሲያወሯቸው ሲያወሩ እኔ መስማት የምችላቸው ማለት ነው መልስ ግን መስጠትም አልችልበት መናገርም አልችላቸው ቆንቆች አሉ እነሱ ሳይቆጠሩ ግን ያው እንግሊዘኛ የታወቀ ነው እንግሊዘኛ ማንም ቢዝነስ ማን መቻል አለበት እና እችላለሁ። አረበኛ ግድ ነው። ምክንያቱም ዱባይም ሆነ አረብ አገራት ሲሄድ አስፈላጊ ነው በተለይ ዱባይ ቶሎ ቶሎ ስለምመላለስ አረበኛ እችላለሁ ብዙ ጊዜ ስለሚሄድ ማለት ነው። እንደገና ደግሞ ስፓኒሽ ደስ ይለኛል እሱንም እችላለሁ። ብዙ ጊዜ ወደዛ አካባቢም በስራ ለረጅም ጊዜ ስለምቆይ እችላለሁ እና ቻይንኛም እንዲሁ መናገርም መስማትም እችላለሁ ከሀገር ውጭ ማለት ነው። ከሀገር ውስጥ ያው ትግረኛና ኦሮምኛ ግዴታ ስለሆነ ብዙ ከስተመር ለማስተናገድ ግዴታ በስራ ውጤታማ ለመሆን ቋንቋ አስፈላጊ ስለሆነ ትግረኛና ኦሮምኛ አማርኛንም ጨምሮ እችላለሁ እና ግን ይኸው ብችልም ብዙ ጊዜ አልጠቀማቸውም። ምክንያቱም እነዚህ የማይችሉ ሰዎች ወይም የዛ ቋንቋ ተናጋሪ ብቻ ካልመጣ በማንኛውም ሰዓት አላወራቸውም። ሰዎች የነሱን ከማወራላቸው ይልቅ የኔን እንዲያወሩልኝ ነው የምፈልገው ብዙ ጊዜ እና አላወራቸውም ግን እነዚህ አሉ። ከዛ ውጪ ግን ሌሎች ስፓኒሽ ፥ፈረንሳይኛ እንትኖችን ያው እሰማለሁ ግን ስፓኒሽ እችላለው የፈረንሳይ እንትኖችን ግን እሰማለሁ ብዙ ጊዜ እነሱን እሰማለሁ ላቲን የላቲን ቋንቋ እሰማለሁ በርግጥ ግን እንትን አልልም አልናገርም። ማውራት ይቸግረኛልና እነዚህ እነዚህን እሰማለሁ ማለት ነው።

አዳዲስ የስራ ግንኙነቶችን እፈጥራለሁ ምክንያቱም እኔ እንደነገርኩህ በጣም ስራ ወዳድና አዲስ ነገር የምወድ ነገር ሰው ስለሆንኩኝ ደስ ይለኛል አዳዲስ የስራ ግንኙነቶች መፍጠር ደስ ይለኛል ሲጀመር እኔ ተግባቢም ስለሆንኩ በየሄድኩበት ቦታ በሙሉ አዳዲስ የስራ ግንኙነቶችን ፈጥሬ በስራዬም ሆነ፣ አዳዲስ ስራዎችንም ሆነ ግንኙነት እፈጥራለሁ፤ እና ብዙ ጊዜ እንደውም ለዚህ ዳዲ በጣም ነው የሚወደኝ በዚህ ምክንያት እና በሄድኩበት በቃ ለስራ ግንኙነት ሳልፈጥር አልንቀሳቀስም የሚገርመው እና አዳዲስ የስራ ግንኙነቶችን በሄድኩበት አጋጣሚ የትም ቢሆን የትም ሰዎች ጋር እንደዚህ የስራ ግንኙነቶችን እፈጥራለሁ ነው እና ለዛም ነው ውጤታማ የሆንኩኝ በየቦታው አዳዲስ ስራ ግንኙነቶችን በመፍጠሬ ማለት ነው።

ወደ ስራ ብዙ ጊዜ ያው መኪና በመኪና ነው የሚሄደው በጣም ብዙ ጊዜ። ምክንያቱም መኪና ግዴታ ያስፈልገኛል በዚያው ወደ ሌላ ረዘም ወዳለ መንገድ ለመሄድና መኪና ይዤ ነው የምወጣው። ሁለተኛ ደግሞ እዛው ቢሮ ውስጥ የምውል ከሆነ የስራ ቦታዬ ከቤቴ አቅራቢያ ስለሆነ በሳይክል ልጠቀም እችላለሁ እንደ ስፖርት ማለት ነው። ከዚያ ውጪ ደግሞ እንዲሁ እንቅስቃሴ ካስፈለገኝ በእርምጃ ወይ ደግሞ በእግሬ ወክ አድርጌ የምሄድበትም ሁኔታዎች አሉ። ለምሳሌ ከማም ጋር ወደ ቢሮ ስንሄድ ብዙ ጊዜ ማም በእግሯ መሄድ ስለምትወድ ከእሷ ጋር ወደ ስራ በእግራችን እንሄዳለን። ከዚያ ውጪ ግን ብዙ ጊዜ ዘጠና ፐርሰንት የሚሆነው መኪናዬን ይዤ ነው የምሄደው። ምክንያቱም መኪናዬ በጣም ስለምታስፈልገኝ በዚያው ሌላ ቦታም በስራ ምክንያት ወደ ሌላም ልወጣ ስለምችል። ያው አየር ላይ ስለሆነ። መውጣት ያለብኝ እና በመኪና ነው የምንቀሳቀሰው ይሄ የግል መኪና አለችኝ ይዥት ነው የምንቀሳቀሰው። ወደ ስራ የሚሄደው ማለት ነው

ብዙ ጊዜ ያው ቤት ማነው ስራ ቦታ ቢሮ ከቢሮ ወጥቼ መኪና ውስጥ ነው። ከመኪና ወርጄ ቤት ነውና ፀሀይ የማገኘበት ጊዜ ስለሌለ ከጥላ ይልቅ ምመርጥው ፀሀይ ነው። ምክንያቱም ፀሀይ የማገኛትባት ሰዓት በጣም ውስን ናት። ጠዋት ላይ ስፖርት ስሰራ ብቻ ነው ብዙ ጊዜ ፀሀይ የማገኘው። ከዛ ውጪ ግን የማገኝበት ፀሀይ የማይበት ሰዓት የለኝም። ከእሁድ ውጪ እሁድ ቤተክርስቲያን ስንሄድ ብቻ ነው ፀሀይ ማገኘው፤ እና ቢሮዬ ደግሞ ትንሽ ቀዝቀዝ ያለ ስለሆነ ፀሀይ እመርጣለሁ። ፀሀይ የሚያገኘኝ ሰዓት በጣም ውስን ሰዓት ስለሆነ ፀሀይ በጣም ይናፍቀኛል። ይገርምሃል ግን ምንም ማድረግ አልቻልኩም ምክንያቱም መኪና ሳልይዝ ከተንቀሳቀስኩ የስራ ሰዓት ስለሚረፍድ እንዲሁም ስለምዘገይ ነው፤ እና ከጥላ ይልቅ ፀሀይ እመርጣለሁ። ምክንያቱም ፀሀይ በደንብ ስለማላገኝ ማለት ነው። ፀሀይ አቃጥሎኝ አያውቅም ይገርምሃል ለምን እንደሆነ አላውቅም አቃጥሎኝ አያውቅም። በጣም በናፍቆት በጉጉት ነው ራሱ ሳገኛት ራሱ እንትን፤ እና ፀሀይ ከጥላ ይልቅ ፀሀይ እመርጣለሁ።

ማሸነፍ በትክክል እችላለሁ እኔ በስራየም በሆነ ባመንኩበት ነገር ተሸንፌ አላውቅም። መጀመሪያም ይሆናል አይሆንም ከራሴ ጋር ተማክሬ ነው የማልችለውን ነገር አልጀመርም። ግን ከጀመርኩት ግን በፍጹም ተሸንፌ አላውቅም ሽንፈት ምን እንደሆነ አላውቅም። መጀመሪያ የአቅሜን ነው የምሞክረው ሞክሬ ደግሞ ተሸንፌ አላውቅም ሁለም አሸንፋለሁ። ሳላሸንፍበት ሳላሸንፍ ቀረው ብዬ እማ ማስታውሰው ምንም ነገር የለም። ለምሳሌ ውድድሮች የድርጅት ውድድሮች አሉ። አንድም ቀን ተሸንፌ አላውቅም። ሁሌም ቢሆን ሜዳሊያ እንደተሸለምኩ ወይም ደግሞ የምስክር ወረቀት እንደተሸለምኩ ነው። እና ሁሌም እንዳሸነፍኩ ነው። ሽንፈት ምን እንደሆነ ማለት አላውቅም። ይገርምሃል አላውቅም ሽንፈት እንዴት ነው? ሲጀመር እኔ የማልችለውን ከአቅሜ በላይ የሆነ ነገር አልጀምርም። ግን እኔ አሳካዋለሁ ብዬ የጀመርኩትን ካላሳካ ቀርቼ አላውቅምና። ሁሌም ማሸነፍ ነውና ተሸንፌ አላውቅም። ያው እና ማሸነፍ እችላለሁ ሁለም እችላለሁ ዛሬም ነገም ወደፊትም ለመንኩበት ነገር ማሸነፍ እችላለሁ

በዚህ ስራ ረጅም ጊዜ ሆኖኛል። ከተመረኩ በኋላ ቀጥታ አባቢ ሀላፊነቱን ነው። ለኔ ሰጠኝ የድርጅቱን ሀላፊነት። በርግጥ ከመመረቄ በፊት ምን መስራት እንዳለብኝ በደንብ እንትን ብሎኛል። በደንብ አሳይቶኛል ከልጅነቴ ጀምሮ ማለት ነው። በደንብ ስላሳየኝ ወድያዉኑ እንደተመረኩ ነው። ምክንያቱም እስክመረቅ ድረስ ነው ሲጠብቁ የነበረ። ማም እና ዳድ እና። ያው እኔ ብቻዬን ሆኜ ሀላፊነቶችን መወጣት የጀመርኩት ከአምስት አመት በፊት ነው። ከተመረኩ በኋላ ማለት ነው። ያው ስራዬ እንትን የተመረኩትም ያው በስራው ዙሪያ ስለሆነ እስክመረቅላቸው ነበር የጠበቁት። ከዛ ተመረኩኝ ከዛ ወደሆኑ ነው። የድርጅቱ ሀላፊ ዳድ ያደረገኝ። ምክንያቱም እኔ ተማሪ ሆኜ እሰራ ነበረ። የው ከ በዳድ እንትን አማካኝነት ማለት ነው። አባቢጋ አግዘው ነበረ ከዛ ሙሉ ለሙሉ ሀላፊነቱን ስመረቅ ሰጠኝ ማለት ነው። እና ድርጅቱ ሙሉ በእኔ ስም ሆነ። እና አምስት አመት ሆኖኛል በአምስት አመት በጣም ከማስበው በላይ እነሱም ለማመን ከሚያስቡት በላይ ነው። ውጤታማ የሆንኩት እና ለዚህ ስራ ለአምስት አመት ያክል ሰርቻለሁ። ግን የአሥራ አምስት አመት ያልሰሩትን ነው በሃያ በአስራ አምስት አመት በሃያ አመት ያልሰሩትን ለውጥ ነው። እኔ በአምስት አመት ውስጥ ያገኘሁት እና በዚህም ቤተሰቦቼ በጣም ይኮራሉ። እና ለአምስት አመት በዚህ ስራ ሰርቻለሁ

ብዙ ጊዜ የምጠቀመው ቀኝ እጅ ነው ያው በእኛ በባህላችን በኢትዮጵያ ውስጥ ማለት ነው ግራ እጅ እንድንጠቀም ብዙም አንመከርም። ቀኝ እጃችን እንድንጠቀም ነው ለምንም ነገር የምንመከረው እና ያው የእናቶቻችን የአባቶቻችን ባህል ማለት ነው እና በዛ ተጽዕኖ የቀኝ እጄ ብዙ ጊዜ የምጠቀመው ቀኝ እጄ ነው የምጽፍበት ማለት ነው። ከዛ ውጪ ግን በግራ እጄም መጻፍ እችላለሁ። ያው ማም ስታየኝ ስለምትቆጣኝ ነው እንጂ ማም ሳትሰማ ነው የምነግርህ። በግራጄም መጻፍ እችላለሁ። መጻፍ ያው በተለይ ወደ ውጭ ስሄድ በዛ መለማመድ ጀመርኩና በሁለቱም እጽፋለሁ። ይበልጥ ግን የምጠቀመው በቀኜ ነው። ያው ከልጅነታችን ጀምሮ ቀኛችንን ስለሆነ እንድንጠቀም የሚፈልጉት ወላጆቻችን ቀኜን ነው ብዙ ጊዜ ለመጻፍ የምጠቀመው ማለት ነው።

ማህበራዊ ሚዲያ እንደ ቀኑ ሁኔታ ነው። ብዙ ጊዜ ስራ ከበዛ ምንም ሳልጠቀም የማልፍበት ቀኖች አሉ። ግን አልፎ አልፎ ለአንድ ሰዓት ያክል ምናምን አንዳንድ ጊዜ እጠቀማለሁ። ያው ሀገራችን ምን ላይ ናት ያለች አለም ምን ላይ ናት ያለችው የሚለውን። ለማወቅ ያው ትንሽ እጠቀማለሁ። ያው አልፎ አልፎ ነው ሁሌ ዴይሊ አልጠቀምም። ረጅም ሰዓት አልጠቀምም ግን ያው አለም ያለችበትን ሁኔታ ለማወቅ እጠቀማለሁ። እንትን አይበታለሁ እንጂ እኔ ራሴን የማስተዋውቅበት አይደለም። ማህበራዊ ሚዲያ። ቲክታክንም ሆነ ሌሎችንም እንትኖች ለማየት አዲስ ነገር ለማየት ካልሆነ እኔ ሰዎች እንዲያዩኝ የማደርግበት አይደለም ጭራሽ አልጠቀምም ማለት ነው። ይሄ የቲክታክ ቪዲዮ መስራት ሊሆን ይችላል። ቴሌግራምም የሆነ ፌስቡክ ፎቶ መፖሰት ሊሆን ይችላል። እነሱ እነሱን አላደርግም አልጠቀምም ግን አዲስ ነገር አለ ወይ ለማለት እሱን እጠቀማለሁ ማለት ነው።

ጨው ጨው አልወድም በጭራሽ፤ በዛ ያለበት አልወድም። ምክንያቱም እኔ ብዙ ጊዜ ውሃ በብዛት ስለማልጠጣ፤ ያለኝ አማራጭ ውሃ በብዛት ካልጠጣው ጨው መቀነስ ነው ያለብኝ ያለኝ አማራጭ ለጤናዬም ማለት ነው። እና ጨው አልወድም በጣም ለሰስ ያለ ነው የምወደው። እኔም ቤተሰብም እነማምም ቢሆኑ እንደዛ ነው የሚጠቀሙት፤ እና በዛ ተጽዕኖ እኔም ትንሽ ጨው ትንሽ ነው ብዙ አልወድም። ለውሃም ውሃ የማይጠጣ ሰው ያው ይሄን ነው ማድረግ ያለበት ብዙ ጊዜ ጨው ያልበዛባቸው ምግቦችን መመገብ ማለት ነው። እና እኔ ጨው አልወድም በጭራሽ በዛ ያለበት ጨው ካለ በጣም ብዙ ውሃ እንደው ግዴታ ሁኖ ከበላው ጨው የበዛበት ምግብ ከበላው ወይም ከጠጣው ያ እንትን ውሃ በጣም ብዙ ውሃ መጠጣት አለብኝ። ስራዬ ብዬ ማለት ነው ረጅም ሰዓት ውሃ መጠጣት አለብኝ፤ እና ብዙ ጊዜ ጨው የበዛበት ምግብ አልዳፈርም። በቻልኩት አቅም ላለመብላት ነው የምሞክረው ያው እና ጨው ብዙ አልወድም።

የመንገዴን ስም በደንብ ነው የማውቀው። ምክንያቱም ተወለጄ ተወለጄ ያደኩበት አካባቢ ስለሆነ አውቃለሁ አብዛኛውን የከተማዎቹን መንገድ። አውቃቸዋለሁ አዳዲስ የወጡ ምናልባት ካለ ካሉ አላውቅም። ግን እኔ እስከማውቀው ድረስ አብዛኛውን አሁን የማውቀው ነው። እና መንገዴን ሙሉውን አውቃለሁ የምሄድበት ማለት ነው። ከዚያ ውጪ ግን ከሀገር ወጣ ካልኩ ግን ብዙን ቦታ በማፕ ነው የምጠቀመው። ማላቃቸው ብዙ ስራ አሉ ማለት ነው። ብዙ ጊዜ የማልሄድባቸው ቦታዎች በማፕ ነው የምጠቀመው። እና የሰፈሬን የስራ ቦታዬን አካባቢ እንትን ከሆነ ግን አውቃቸዋለሁ። ይኸው ግዴታ ነው። እና ያው አውቃቸዋለሁ አብዛኛውን የመንገዴን ስሞች በደንብ አውቃለሁ

የደንበኛዬን እርካታ አዎ አሳውቃለሁ። ያው ግዴታየም ሀላፊነቴም ነገ ተመልሰው እንዲመጡ ማድረግ አለብኝና በደንብ በርካታ ነው ማሳወ ምልካቸውና አብዛኞቹ ደጋግመው የሚመጡ ከስተመሮቼ ናቸው ይኸው አንድ ጊዜ ብቻ አይደለም ወዳጆቻቸውን ቤተሰቦቻቸውን ያስተዋውቁኛል እንደውም እና በጣም ወደውኝ ነው የምሰራላቸው። እንደራሴ አድርጌ ነው የምሰራላቸው በፈለጉት ሰዓት፣ በፈለጉት ጊዜ ነው የማደርስላቸው እና በደንብ ደስ ብሏቸው ተደስተው ሌላም ከስተመር ያመጡልኛል ከሌሎች ሰዎች ጋርም ያስታውቁኛል እና የደንበኛዬን እርካታ በደንብ ነው የማሳውቀው። እንደውም አብዛኞቹ በጣም ነው የሚተማመኑብኝ በጣም ማለት ነው። ያማከሩኛል ሁሉ ምክንያቱም በእኔ እርግጠኛ ስለሆኑ በእኔ እርካታ ስላላቸው ማለት ነው።

በስራዬ ላይ በጣም ብዙ ተግዳሮቶች አሉና የመጀመሪያው ተግዳሮቴ በየሀገሮች ስለምንቀሳቀስ ከሀገር ውስጥም ከሀገር ውጪ ማለት ነው። አየሩን መቋቋም ያቅተኛል በጣም አየሩን መቋቋም በጣም ነው እንትን የሚለኝ ግማሹ ምን ይሆናል በጣም ቀዝቃዛ ይሆናል። ግማሽ ደግሞ በጣም ከፍተኛ ሙቀት ይሆናል። እና ይሄ ሲዘበራረቅብኝ በተለይ ቶሎ ቶሎ ሲቀያየርብኝ በጣም ነው እንትን የሚለኝ ትንሽ ይከብደኛል ለሰውነቴ ለቆዳዬ እና ይሄ አይነት ተግዳሮቱ አለ። ሁለተኛ ደግሞ ያው አንዳንድ ጊዜ ስራ በጣም በጣም ያደክማል። በጣም ቶሎ አያልቅም። የሚሰጡን ደንበኞቻችን ስራ ቶሎ የማለቅ እንትን የለውም ማለት እና ካቅም በላይ ካቅም በላይ ሰዓት እሰራለሁና። እንደዚህ እንደዚህ አይነት ተግዳሮቶች አሉ። በጣም ቻሌንጅ አለው። ቢሆንም ግን ሁሌም ቢሆን ውጤታማ ነኝ። ግን በጣም ብዙ ተጉዳሮቶች አሉት።

ጠዋት ማሚ ብዙ ጊዜ የምትሰራለን ከልጅነታችን ጀምሮ እኔንም ሌሎችንም ወንድሞቼና እህቶቼ የምንበላው ብዙ ጊዜ ሩዝ በእንቁላል ሩዝ በስጋ ፒዛ ፒዛ ብዙ ጊዜ ቤት ታዘጋጅልናለች ማሚ። ከዛ ውጭ ደግሞ ሳላድ ነገር ታሰ ታዘጋጅልናለች። እና ጠዋት የምበላው ብዙ ጊዜ ፒዛ ነው ፒዛ በጣም ነው የምወደው። እና ፒዛ ማሚ ሁሌም ቢሆን ትሰራለች ፒዛ። እና ሁሌ ጠዋት ጠዋት ፒዛ እበላለው ፒዛ ሳልቀምስ አልወጣም። በተለይ ቺዝ የበዛበት ይሄ ልጥጥ ሲል በጣም ነው ደስ የሚለኝ። እና ቺዝ በጣም ስለምወድ ፒዛ። ሁሌም ዴይሊ ማለት እችላለሁ የምበላው ጠዋት ጠዋት ፒዛ ነው።

በስራ ጊዜ እረፍት ብዙ ጊዜ አላደርግም። ምክንያቱም እኔ ባረፍኩ ሰዓት የሚስተጓጎል በጣም ብዙ ከስተመር አለ ብዙ ደንበኛ አለ እና በስራ ጊዜ በጭራሽ እረፍት ለማድረግ አልሞክርም። ምክንያቱም በቂ እረፍትና በቂ እረፍት የምወስደው ከስራ ጊዜ በፊት ከመግባቴ በፊት እና ከገባ ከጨረስኩ ከወጣሁ በኋላ ነው። በመሃል ግን በስራ ጊዜ ግን በፍጹም እረፍት ማድረግ አልወድም አንደኛ ደንበኞችን ማጉላላት ነው ብዙ ከስተመር አለ ቀጠሮ ያሲያዘ እና በጭራሽ ቶሎ ስለመጨረስ ነው የማስበው። እንደውም ከስራ ጊዜዬ በኋላም ሁሉ እሰራለሁ እንኳን እረፍት ለማድረግ እና በስራ ሰዓት በጭራሽ እረፍት ማድረግ አልወድም። ልጆቼ ራሱ ወይ ሰራተኞቼ ሲያደርጉ ራሱ ደስ አይለኝም አሟቸው ምናምን ካልሆነ ያለ አግባብ እረፍት ማድረግ ጥሩ አይደለም እና ይሄ በጣም አስፈላጊና ግዴታ ካልመጣ በቀር እንትን የሆነ ህመም አይነት ስሜት ምናምን ካልተሰማኝ እኔ በስራ ጊዜ እረፍት ማድረግ አልወድም።

ደብዳቤ መጻፍ በጣም ደስ ይለኛል። ይኸው በስልክ ወይ በድምጽ ወይ በግን ተገናኝተን ነገሮችን ከምገልጽ ይልቅ እኔ በተለይ የምፈራውን ሰው በደብዳቤ በጣም ግልጽ አድርጌ ምንም ሳልፈራ የምፈራውን ሰው ምንም ሳልፈራ የምገልጸው በእንትን ነው። በደብዳቤ ነውና ደብዳቤ መጽሐፍ በጣም እወዳለሁ። ድሮ ልጆች እያለን በትምህርት ቤት ደብዳቤ እንድንጽፍ እንትን ይሉን ነበረ በጣም አስተማሪዎቻችን ያበረታቱን ነበረ። እና እንደውም ፈተና ሁሉ ነበር ደብዳቤ መጽሐፍ አሳይመንት ሁሉ ነበረ። እና የኔ በጣም ተወዳጅ ነው በሰል ያሉ ቃላቶችን እጠቀም ነበረ። እና ደብዳቤ ከልጅነቴ ጀምሮ የነበረ ነው። በተለይ የአክስቴ ልጅ ወደ ውጭ ስትወጣ ዳድ ሲሄድ ደብዳቤ ይጽፈላት ነበረ። እንደናፈቀችኝ የምገልጽላት በደብዳቤ ነበረ በስልክ ብዙ ጊዜ ስለማለቅስ እና ደብዳቤ መጻፍ እወዳለሁ። አንዳንድ ጊዜም የምጽፍበት አጋጣሚ አለ የምፈልገውን ሰው በስልክም ደብዳቤ አድ እጽፋለሁ። ብቻ በተለይ ማውራት የምፈራውን ሰው ደብዳቤ በመጻፍ ነው። ግልጽ ሀሳብ ሙሉ ሀሳቤን የምገልጸው እና ደብዳቤ መጻሐፍ ደስ ይለኛል። ማሚም ድሮ ልጅነቷን ስታስታውሰን ምናምን በቃ ለደብዳቤ ያለኝ እንትን አመለካከት የተቀየረው በማሚ ነው። እና የድሮውን ወሬ ስለምታወራ ታሪክ ማለት ነው። እና ደብዳቤ መጻሐፍ በጣም ነው የምወደው በማሚ የተነሳ። እና አሁንም ድረስ የሚገርመው በዚህ ዲጂታል በሆነ አለም እኔ ግን አሁንም ድረስ እጽፋለሁ። ደብዳቤ

በአደባባይ ያው መናገር እችላለሁ። ምክንያቱም እኔ ሳድግ ሲያሳድጉኝ ወላጆቼ በጣም ኮንፊደንስ እንዲኖረኝ አድርገው ነው ያሳደጉኝ። እና ብዙ ጊዜ መድረክ የሚመሩ ነገሮችን ከልጅነቴ ጀምሮ ታዋቂ ቲቪ የቲቪ ሾው ላይም ሆነ ማንኛውም የስብሰባ ብቻ ልጆች የሚያስፈልጉበት አካባቢ ላይ የመድረክ መሪ ሆኜ ብዙ ጊዜ ስለምሰራ ከልጅነቴ ጀምሮ እድሜ ለአባቴ ሁሉን ነገር አስተምሮኛልና በአደባባይ መናገር በጣም እችላለሁ። ኮንፊደንስ አለኝ ላመንኩበት ነገር። ለማውቀው ነገር በስርዓት ማውራት ወይ ደግሞ አደባባይ ላይ መናገር ለኔ ቀላል ነገር ነው። ለዚህ ደግሞ የአባቴ አስተዋጽኦ አለበት። እሱ ነው ሚዲያዎች ላይም እንድወጣ የሚያግዘኝ የነበረ ልጅ እያለሁ። እና ምንም ነገር ላይ በሚዲያ የሚነገሩ ወይ ደግሞ አደባባይ ላይ የሚወሩ ነገሮችን ለኔ ነው ሀላፊነት የሚሰጠኝ ብዙ ጊዜ አይከብደኝም እና ለዛ አደባባይ ላይ መናገር እችላለሁ በደንብ። ያው አስፈላጊ የሆኑ ጠቃሚ የሆኑ ነገሮችም ማለት ነው እና በደንብ ተዘጋጅቼበት ጥናት አካሄጄ ስለማወራው ነገር ማለት ነው እና በአደባባይ መናገር በደንብ ከምችለውና ከምኮራበት ነገር አንዱ በኮንፊደንስ በራስ በመተማመን አደባባዮች ላይም ሆነ መድረኮችም ላይ ሆነ መናገር ስለምችል ነው እና በዚሁ አጋጣሚ አባቴ ነው ለዚህ ደረጃ ያበቃኝ እና እና በአደባባይ መናገር በደንብ በደንብ ብቃት አለኝ ሁሉ አሁንም ድረስ ሚዲያ ላይም ሆነ መድረኮች ላይ ስብሰባዎች ላይ መሪ ሆኜ የምገኘው እኔ ነኝ። በመናገር ማለት ነው እና በደንብ አደባባዮች ላይ በደንብ ፕሮግራሞችን ማድረግ መናገር የኔ ሀላፊነት ነው ብዙ ጊዜ።

ሌሎችን መርዳት በጣም ነው የምወደው። በጣም ትልቅ ፍቅር አለኝ እናም። የነማሚ የበጎ አድራጎት ድርጅት አላቸው የራሳቸው የህፃናትና የሽማግሌዎች በጎ አድራጎት አላቸው። እና ሰፖርት የሚያደርገው እኔ አሁን የምሰራው። የምሰራበት ድርጅት ወይም ደግሞ ለኔ ሀላፊነቱ የተሰጠኝ ድርጅት ስለሆነ ያንን በጎ አድራጎት የሚያደርገው እና አሁን ላይ ሀላፊነቱ የኔ ነው እነዛ ያንን ድርጅት ወይ ደግሞ በጎ አድራጎት ድርጅቱን የሚያስተዳድረው በእኔ አማካኝነት ነው። ያው በእኔ እኔ ውጤታማ ከሆንኩኝ ያ ድርጅት በጎ አድራጎት ይቀጥላል ማለት ነው። እንደ አጋጣሚ ሆኖ እግዚአብሔር ባይለው ያው ሌላ መቋቋሚያ ስለሌለው። ድጋፍ የሚያገኘው ከእኔ ድርጅት ስለሆነ ሊፈርስ ይችላልና ያው። የኔ እንትን ነው የኔ ድርጅት ነው የሚረዳቸው ማለት ነው የነማሚን ያቋቋሙትን በጎ አድራጎት ድርጅት። እና ሰው ሌሎችን መርዳት በጣም ደስ ይለኛል። በተለይ ከእኔ አነስ ያለ እንትን ያላቸው ማለት ነው የህይወት ደረጃ ያላቸው እናቶችንም ሆነ። ህፃናት መርዳት እወዳለሁ። በዛም የተነሳ እንደውም የነማሚ የድርጅታቸው ስም በእኔ ስም ነው ያለው። እና ማርታ የህፃናትና ሽማግሌዎች የእርዳታ ድርጅት ነው የሚለው በኔ ስም ነው የሰየሙት ድርጅታቸውን። እና እስካሁን ከመቶ ሃምሳ ሽማግሌዎች በላይ በድርጅቱ ውስጥ ይተዳደራሉና ያው እነ ማሚ ስራ ስላቆሙ እኔ ነኝ። ድርጅቱን ድጋፍ እያደረኩ ያለሁት። ከዛ ባሻገር ደግሞ ህፃናት በጣም ብዙ ህፃናት አለ አሉ ቁጥራቸውን ይሄን ያክል ብዬ አላስተዋልም ምክንያቱም በየቀኑ አዳዲስ ህፃናት ይገባሉ። እና በጣም ብዙ ቁም ነገር ላይ የደረሱ ህፃናቶች አሉ አድርገው ማለት ነው። እና አሁን ላይ ያንን ድርጅት እኔ ነኝ የማስተዳደረው። እና ይሄ የመጣም ነው የምወደው ከነማሚ የተማርኩት ነገር ነው። ሌሎችን መርዳት እና በጣም ደስ ይለኛል። እንዲሁ በግሌ ደግሞ እኔ የምረዳችሁ ሰዎች አሉ። እና ከእኔ ትንሽ የኑሮ ደረጃቸው ዝቅ ያለ ማለት ነው። ከፍ ያለም ቢሆን ማለት እኔ ማድረግ የምችለው ነገር ካለና ችግር ላይ ካሉ እረዳቸዋለሁ። እና ሰዎችን በመርዳት ነው። ያው የነማሚ እንትን ነው። ይሄ አሳዳጊ ነው ሰውን እንድንረዳም እንዳንረዳም ማድረግ የሚችለውና የማሚ ደግሞ በጣም ገር ስለሆነች ሌሎችን መርዳት እንድወድ እንድደሰት አድርገኛለችና። ሰዎችን መርዳት ሌሎች ሰዎችን መርዳት በጣም ነው። እወደዋለሁ ከምለውም በላይ በቃ ውስጤ ሰላም የሚያገኘው አንድም በእነሱ ነው ማለት ነው

ብዙ ጊዜ ደስ የሚለኝ ፍላት ጫማ ክፍት የሆነ ጫማ ደስ ይለኛል። ምክንያቱም ስራ ቦታ ሽፍን የሆኑ ሂል የሆኑ ጫማዎች ናቸው የምትጠቀማቸው እና። ብዙ ኮምፎርት አይሰጡኝም ከእንትን አንፃር ነው እንጂ ከስራ እንጻር ግዴታ መልበስ ስላለብኝ ነው እንጂ። ደስ የሚለኝ ብዙ ጊዜ ቤት ስሆን ወይ ደግሞ ፍሪ ከሆንኩ ሰዓት። ፍላት ጫማ ክፍት ጫማዎች በጣም ነው ኮንፎርት የሚሰጡኝ እነሱ ይመቹኛት በጣም ይመቹኛት እወዳችኋለሁ ፍላት የሆኑ ጫማዎች። ብዙ ጊዜ ክፍት ከሆኑ ደስ ይለኛል። ይሄ ነው። የሆነው ይሄ ሂል ጫማ ከፍ ያሉ ጫማዎች ከመልመዴ የተነሳ በጣም ስለሰለቸኝ። ለስራ ደግሞ ግዴታ እንደነሱ አይነት ጫማዎች መልበስ ስላለብኝ ነው እንጂ። የምወዳቸው ጫማዎች ፍላታ ጫማዎች በጣም እወዳለሁ። ሽፍንም ቢሆኑ ፍላት ከሆኑ ችግር የለብኝም እኔ ረጅም ስለሆንኩኝ ያምርብኛል። እና ፍላት ጫማዎች ስራ ከሌለ በሌለበት ሰዓት በቫኬሽን ሰዓት ከሀገር በምውጣበት ሰዓት ብዙ ጊዜ የምጠቀመው ፍላት ጫማ ነው በጣም ስለምወድ ማለት ነው። ለፍላት ጫማ እወዳለሁ። ከለር ፉል ያልሆኑ ጫማዎች በጣም ደብዛዛ የሆኑ ቀለማቸው ለአይን የሚስብ ደስ የሚሉ ፈዘዝ ያሉ ከለሮችን ያለባቸው ጣማዎች በጣም ነው የምወደው

ከደንበኞቼ ጋር ግንኙነት እንገናኛለን ብዙ ጊዜ ነው የምንገናኘው። በተለይ ደግሞ እነሱ ብዙ ጊዜ ደንበኞቼ ስራ ላይ ስለሚሆኑ እኔ ካሉበት እሄዳለሁ። ለማውራት ለመነጋገር ስለሚያሰሩኝ ስራ በደንብ እንዲያብራሩልኝ እዛው እገኛለሁ እኔም ስለምሰራው ስራ አብራራላችኋለሁ እና እዛው እነሱ ያሉበት መኖሪያ ቤታቸውም ሊሆን ይችላል። ስራ ቦታቸውም ሊሆን ይችላል አለ በለዛ ደግሞ እዛውም ምሳ በእረፍት ሰአታቸው አብዛኞቹ ቢዚ ናቸው። እና ምሳ በሚበሉበት ሰዓት አገኛቸዋለሁ። እና ብዙ ጊዜ ከቢሮ ውጪ ነው አብዛኞቹን ደንበኞች የማገኛቸው እነሱ በጣም ቢዚ ስለሆኑ። እና እኔም ለደንበኞቼ ክብር ስላለኝ ያው ስራ እነሱም ስለማይመቻቸው እኔ ሄጄ አገኛቸዋለሁና ብዙ ጊዜ አገኛቸዋለሁ ምሳ ይጋብዙኛል። ብዙ ጊዜ ምሳ ይጋብዙኛል እነሱ ጋር አሳልፋለሁ አብዛኛው የምሳ ሰዓቴ ከደንበኞቼ ጋር ነው የማሳልፈው። በዛው ምሳም እየበለው አሳልፋለሁና ከደንበኞቼ ጋር። አገናኛለሁ ከዛ ውጪ ደግሞ ለምስጋና እንዲሁ ለ ያገኙኛል ለምስጋና በሰራሁላቸው ስራ በጣም ከእንትን ካሉ ከኮሩ ወይ ደግሞ ከጠበቁት በላይ ካስደነቅኳቸው። እንትን ይሉኛል ለምስጋና ቲንኪው ለማለት ያገኙኛልና ከደንበኞቼ ጋር በጣም ብዙ ጊዜ እገናኛለሁ። ብዙ ጊዜ አዎ ብዙ ጊዜ ነው የምገናኘው ከደንበኞቼ አብዛኞቹ ደንበኞቼ በተለይ ደግሞ እዚሁ ከተማ ያሉት ጋር እገናኛለሁ። ምሳ ሳሳ አካባቢ በተለይ እና እነሱም ቢሮዬ ቴንኪው ለማለት የሚመጡ ብዙ ደንበኞች አሉ